ጠዋት ላይ ያለውን ሰዓት እወደዋለሁ የቀኑ ሰዓት ጠዋት ላይ ብዙ ስራ ይሰራል። ጠዋት ብዙ አቅም ይኖራል። ስለዚህ የቀኑሳት እወደዋለሁ። ከዛም በተጨማሪ ደግሞ። ማታ ማታ ላይ ያለውን ሰዓት ደስ ይላል። ብዙም መጨናነቅ የለበትም ቀለል ያለ አየር ስለሚሆን እወደዋለሁ

እምችለው ሁለት አይነት ቋንቋ ነው አማርኛና እንግሊዘኛ ነው። የተለያዩ ቋንቋዎች በሀገራችን ላይ ይነገራሉ እንደ ትግራይኛ ኦሮሚኛ አፋርኛ አደረኛ የተለያዩ ቋንቋዎች አሉ እነሱን ለመማር እፈልጋለሁ። አሁን ላይ የምችለው አማርኛ ብቻ ነው። ከዛ በተጨማሪ የውጭ እንግሊዘኛ ነው እምችለው

አዎ እኛ ሀገር የተለያዩ ቅመማ ቅመሞችን እንጠቀማለን። ምግብ ለማጣፈጥ እንደ ቁንዶ በርበሬ አብሽ ድንብላል የሚባሉ ኮረሪማ የሚባሉ በጣም ብዙ አይነት የቅመማ ቅመም ምግብ የምናጣፍጥባቸው የተለያየ ዳቦም ወጥም ስንሰራ ምንጠቀማቸው አሉ እና እኛ ሀገር የተለመደ ነው። እናም እኔም እወዳለሁ።

አይስክሬም እንኳን ብዙም አልወደውም፣ የተለያዩ ቶሲል ህመሞች ጉሮሮ ላይ ልፈጠሩ የሚችሉ የተለያዩ ችግሮችን ያመጣል ብዬ ስለማስብ ብዙም አልጠቀምም፤ ግን እንደዚህ በጣም ፀሀይ በሆነ በሆነ ሰዓት ወይም ሙቀት በጣም ባለበት አካባቢ ልጠቀም እችላለሁ አልፎ አልፎ።

የተለያዩ ቅሬታዎችን ከተለያዩ ደንበኞች ላገኝ እችላለሁ። እና በተለያየ አጋጣሚ ሊኖሩኝ የሚችሉ ቅሬታዎችን አስተናግዳለሁ። ያንን ደግሞ የነሱን ቅሬታ ወይም እሚያቅረቡትን በማዳመጥ እና ምን ቅር እንዳላቸው በመጠየቅ እማስተካክለውን ነገር ካለም እንዳስተካክል ይረዳኛል